በጣም ደስ እያለኝ ነው ጥያቄያችሁ አሁን ለምሳሌ ይሄን ኤ አይ ቮይሲ ኤ አይ ለማሰልጠን የሚደረገው የድምጽ ድምጽን መቅዳት ነገር በጣም ደስ የሚል ነገር ነው በጣም ደስ ብሎኛል፤ እና አሁን ጥያቄው ምንድነው የሚለው በዚህ ቅዳሜና እሁድ ምን ታደርጋለህ የሚለው ነገር በጣም ደስ የሚል ጥያቄ ነው በጣም ምክንያቱም የሚገርም ነገር የሚገርማችሁ ነገር የሚገርም እቅድ አለኝ በሚገርምም ማለት ነው የኔ ብቻ ሳይሆን የሌሎች ሰዎችም እቅድ ነው። እቅዱ የጋራ ስራ ነው ኪዳነ ምህረት ሰኞ ይውላል ሰኞ ኪዳነ ምህረት ነው፤ እና ቅዳሜና እሁድ ኪደ ስለ ኪዳነ ምህረት አክስቴ እንትን አላት ድግስ አላት። ኪዳነ ምህረትን በጣም ትዘክራለች በኪዳነ ምህረት ነው የምትዘክረው፤ እና ስለ ኪዳነ ምህረት ድግሱ በጣም ትልቅ ድግስ ስለሆነ እሷን ማገዝ አለብን እሷን ማገዝ አለብኝ እኔም በበኩሌ ሌሎችም በበኩላቸው ማገዝ አለባችሁ እሷን ማለት ነው፤ እና እሷን ለማገዝ ነው አሁን እንትን ማረ እያደረግን እያለነው እና ቅዳሜና እሁድ እቅዴ ምንድነው አክስቴ ቤት ሄጄ እሷን ድግሱ እንዴት አድርገን ቅዳሚና እሁደ አዘጋጅተን ለሰኞ ማብቃት አለብን ነው። ሰኞ አሁን በጣም ብዙ ሰው ወደ ስራ ይሄዳል። ወደ ስራ ከሄደ በኋላ ምንድነው የሚያደርገው። ከአስራ አንድ ሰዓት ወደ ማታ አካባቢ ነው ሰው የሚመጣው ብዙ ሰው የሚመጣው እና በዛን ሰዓት ነው እንትን የምናደርገው ማለት ነው የምናሰናግደው። ብዙ ሰው ስለሚበዛ በዛን ሰዓት ቶሉ ቶሉ ማስተናገድ እና በጣም ሀይለኛ የሆነ ስራ ያስፈልጋል በዛን ሰዓት እና ቅዳሜና እሁድ ይህን ነገር ለመስራት ነው እቅዴ ምንድነው አሁን የሚፈለገው ቅዳሜ አሁን ውሃ ትኖራለች። ውሃ ካለች ምንድነው የሚደረገው ብዙ ነገር አሁን ለምሳሌ ጾም ስለገባ አብይ ጾም ስለሆን እንትን ይደረጋል ምንድነው የሚባለው ይቀደሳል ሰው መች ነው የሚመጣው ከዘጠኝ ሰዓት እስከ ማታ ባለው ጊዜ ነው የሚመጣው ህዝቡ ማለትም መጥቶ ይበላል ይጠጣል ጨብስ አለ ይሄ ጠላ ይኖራል ኪኒቱ ይኖራል ብዙ የማይኖር ነገር አይኖርም ብዙ ነገር አለ ምግብም በለው የጾም ምግብ ስለሆነ አልጫ አለ ይሄ ሰላጣ ቆስጣ ምናምን ሩዝ በለው ይሄ ትምትሙ ነው የሚባለው በአማርኛ የሆነ እንትን አለው የሆነ ስም አለው ትምትሙ ሳይሆን የሆነ ክክ በለው ምስር በለው ቀይ ምስር ነጭ ምስር ተብሎ ስልስ ተብለው አልጫ ተብለው ብዙ አይነት ምግቦች አሉ እና ምግቦችን እንዴት ነው ማዘጋጀት ያለብን እና ትላልቅ እናቶች አሉ ትላልቅ እናቶቹን ምግቡን ያበስሉታል። ምግቡ ሲያበስሉት ግን የወንድ ስራ አለ እዚህ ጋር እጅግ ማማሰል የሚባል ነገር በጣም ጉልበት የሚጠይቅ የእጅን ጥንካሬ የሚፈልግ ማማሰል ስና ስታማስል ምን ምን አለ መሰላችሁ እንትን አለ ይሄ ጭስ አለ ጭሱ እየጨሰ ማለት ልብስህን ያቆሽሽብሃል ልብስህንም እንትን ያደረገዋል የሆነ ጭሱ በጣም ሲጨስ የሆነ የማይሆን መጥፎ ሽታ መጥፎ ሽታ የሆነ በጣም የሚገማ ነገር ነው የምትሸተው እና እኔ በጣም እጠላዋለሁ ይሄን ነገር ግን ይሄን ነገር ላለመስራት ምን ማድረግ አለብኝ ብዬ የሆነ ነገር እያደረኩኝ ነው ጭሱ ይሄ እሳቱ ጋር ላለመቅረብ ማለት ነው፤ እና በጣም ደስ የሚለው ነገር አምና አሁን ደስ እያለን እየሰራን ግን ስናማስለው ጭሱ በጣም እንትን ብሎ ደስ አላለንም ነበር ለዛሞ እንትን ብሎን ነበር ማለት ነው። ይሄ ይሄ ልብስ ልብሴን አቆሽሾኝ ምናምን በጣም አልተመቸኝም ነበር ብዙ ጊዜ የአምናው ነው የምላችሁ እና አሁን ሌላ ስራ ለመስራት እያሰብኩኝ ነው። እዛ ጋር የሆነ ነገር እንትን ለማድረግ የሚከተፍ ካለ መከታተፍ የሚላጥ ነገር ካለ እየላጥን ምናምን ነገር የሆነ የሚደረግ ነገር ካለ የሚታጠብ ካለም እያጠብን የሚፈለጥ ካለም እየፈለጥን ብዙ ነገር ለመስራት ነው እቅዴ ያሁኑ ሳምንት ማለት ነው እና ከምንድነው የሚጀምረው የሚለው ነገር ህዝቦችን እናቶችን የሰፈር ሴቶችን መጥራት ነው ኑ እዚህ ጋር ስላለን ኑ አግዟት አክስቴን እንትን አድርጓት ምናምን አግዟት ምናምን የሚለውን ነገር ይሰራል ማለት ነው፤ እና ሰዎቹን እንጠራቸዋለን መጀመሪያ ሲመጡ የሆነ የሚቀመጡበትና መጀመሪያ ግን ምግብ ይበላሉ። ምግብ ከበሉ በኋላ የሚጠጣም ነገርም ይጠጣሉ። ከዛም ሚቀመጡበት በጣም ኮንፈርት እንዲሆን እንዲመቻቸው የሆነ ነገር ማድረግ አለብን። ከዛ እንዳይደብራቸውም የሆነ ሙዚቃም ይከፈታል። ሙዚቃ ባይሆንም የሆነ ነገር መዝሙርም በለው የሆነ ነገር ይከፈታል። ከዛ እሱንም እንትን እየተደረገ ብዙ ነገር እናደርጋለን ማለት ነው። ግን መች ነው ይሄ ቅዳሜ እና እሁድ እና ሌሎችም ከ ከሌላ ቦታ የሚመጡ ቤተሰቦችም ይኖራል። ከእነሱ ጋርም ለመገናኘት እና ለምሳሌ አሁን ከዚህ ከጎተራ ምናምን የሚመጡ ቤተሰቦች አሉ እነሱ አሁን ይመጣሉ። ከእነሱ ጋር መተዋወቅ ከመተዋወቅ ብቻ ሳይሆን ብዙ ነገር ማሳለፍ ብዙ ነገር ማድረግ ቤተሰብ እንዴት እንደሆነ ከየት እንደመጣን ይሄ ቤተሰባችን እንዴት ነው ምናምን የሚለው ነገር የኔ ባችም ስላሉ እነሱም የት ደረሱ ምናምን የሚለው ነገር ብዙ ነገር ለማድረግ እንሞክራለን ብዙ ነገር ለመስራት ማለት ነው እና ቅዳሜና እሁዴ በዚህ ነገር እንትን አደርጋለሁ። ሌላ ግን ሌላ ቀን ግን ያው ብዙ ሌላ ስራ ነው በማጥናትና በምናምን ነው የማሳል

አመሰግናለሁ ለተሰጠኝ ጥያቄ ጥያቄው ምንድነው የሚለው የዛሬ የመጀመሪያ ምግብ? ምን ነበረ የሚለው በሚያሳዝን ነገር እስካሁን ድረስ ምግብ የሚባል ነገር አልቀመስኩም አልበላሁም። ለምን ካላችሁኝ ደግሞ ያው። ጾም ነው አብይ ጾም እንደ ክርስቲያን እንደ ኦርቶዶክስ ተዋህዶ ክርስቲያን ጾም እንጾማለን ጾም ስንጾም ደግሞ ምንድነው? ከጆሮ ከ በአይን የሚገባ በጆሮ የሚገባ በሚታይ ነገር ማለት ነው የምትሰማው ነገር የምትቀምሰው ነገር የምትነካው ነገር ምናምን ነገር ሁሉ ከሁሉ ነገር የጸዳክ መሆን አለብህ ይልሃል ማለት ነው። እና ከእነዚህ አንዱ የሆነው አሁን በአፍ የሚገባ ነገር በአፍ የሚገባ ነገር ምንድነው? የምትበላው ነገር ማለት ነው የምትበላው ነገር የምትጠጣው ነገር። እና በጾም ሰዓት ምንድነው የሚባለው? ነፍስህን ይሄ ስጋህን አድክማት ስጋህን አድክመህ ፈጣሪህን አስታውስ ፈጣሪህን ጸልይ። እንዴት አሁን ደግሞ ሃምሳ ምናምን ቀን ነው። ይሄ ሁላ ቀን ጸልየን ጾመን ጸልየን ምን እናደርጋለን ማለት ነው። ይሄ ስግደት አለ በስተመጨረሻ ስግደት ወይም ስቅለት ወደ ስግደት ነው የሚያመራው። ስቅለት አለ። ፈጣሪያችን የተሰቀለበትን እናስታውሳለን። ከዛ የሞተበት ተሰቅሎ ይሞታል። ከዛ ደግሞ ያው ይነሳና ወደ ሰማይ ያደርጋል ምናምን የሚለው ነገርን። ፋሲካ ይመጣል ማለት ነው። በዛን ሰዓት እነዚህ ነገሮች ለማድረግ አሁን ጾምን ከዚህ ከዚህ ከአሁን ነው የሚጀምረው ዛሬ ነው። የጀመረው ጾም እና በጣም ደስ እያለን ነው ጾምን የተቀበልነው። ስለዚህ እኔም እንደማንኛውም ክርስቲያን ክርስቲያን ስለሆንኩኝ። መጾም አለብኝ ምክንያቱም ካልጾምኩኝ ክርስቲያን አይደለሁም ወይም ደግሞ መንፈሳዊ ህይወቴን በጣም ተጎድቷል ማለት ነው። እና መጾም አለብኝ ብዬ ዛሬ ጾምኩኝ ጀመርኩት ማለት ነው። ቤትም ስለምትጾም ምግብ ቁርስም አይዘጋጅልህም ማንም ሰው ቁርስ አይዘጋጅለትም። ትናንሽ ልጆች አሉ ለነሱ ተብሎ ብቻ ምግብ የሚዘጋጀው ማለት ነው። በጾም ጊዜ ሌሎቹም ምንም አይዘጋጅልንም ለኛ ትላልቆች ስለሆንን መጾም አለባችሁ ተብለን ስለዚህ አሁን እንጾማለን። እኔ አሁን ስለምጾም እስካሁን ድረስ ምግብ አልቀመስኩም አልበላሁም አልጠጣሁም። በአይን ግን የሆነ መጥፎ መጥፎ ነገር አይቻለሁ ብዬ አስባለሁ ያው መንገድ ስለሆነ ያው መንገድ ላይ እየመጣ ብዙ አይነት ሰው ታያለህ። ብዙ ፋራ ብዙ ገጠሬ እና ብዙ አራሪፍ ሰዎች እና ብዙ ነፍሳቸው እና ይሄ ሰውነታቸው ገልጠው የሚሄዱ ሴቶችም ወንዶችም ብዙ አይነት ስታይል ብዙ አይነት እንትን ነው እያየሁኝ የመጣሁኝ በሜክሲኮ ነው የመጣሁት። ከገላን በሜክሲኮ በምናምን ሰፈራ ጋርመንት ሃይሌ ጋርመንት ጀርመን መካኒሳ ምናምን ሳርቤት ተብሎ ሜክሲኮ ደረስን። ከሜክሲኮ ደግሞ ያው ባስ ይዤ ያው በአምባሳደር ምናምን ያው እንትን ተብሎ ምን ተብሎ ያው በዚህ ምን አራት ኪሎ ስድስት ኪሎ ሽሮ ሜዳ የሚሄደው ባስ ይዤ። እዚህ አራት ኪሎ ገብቼ አሁን ዶርምም ገብተን ያው ትንሽ ተጫውተን ያው ስቀን ምናምን ብለን አሁን ቮይስ እየቀረጽኩኝ ነው ለእናንተ ብዬ ማለት ነው። እና እስካሁን ድረስ ምግብ አልቀመስኩም። ያልቀመስኩበት ምክንያት ያው እንትን ስለሆነ ነው ማለት ነው። ይሄ ምንድነው? ጾም ስለሆነ ነገር ግን ትናንት ግን ምን ነበር ካላችሁኝ። ጾም መያዣ ስለነበር ቁርሱ ያው ቁርስ አረፋፍደን ተነስተን ከቤት ቤተክርስቲያን ቸርሽ ሄደን ያው እዛ ጸልየን ተጫውተን ከጀለሴ ከአማኑኤል ጋር ማለት ነው። እዛ አረፋፍደን ወደ ቤት ስንመጣ የሆነ ጓደኛችን ኃይለም መጥቶ ነበር። አንድ ላይ ምግብ ቀረበልን ምግቡ ምን ነበር? ቀይ ወጥና ምንድነው ይሄ አልጫ ማለት ነው። እና የቀረቡ ምግብ እንትን እየተደረገ እየበላን እየጠጣን ቀስ እያለን በጣም ነው የጠገብነው። ከዛ ምግብ እንትኑ ይሄ እንጀራ መጋገር አግዘኝ አለችኝና። ሄድኩኝ እሷን ለማገዝ እሷን አገዝኳት። እሷን እያገዝኳት ትንሽ መውጋት ነበር እሱን እንትን አደረግን ምናምን ነገር። ከዛ ተመልሰን ያው ተኛን ማለት ከዛ ምን ነበር ዳቦ ተሰርቶ ነበር ዳቦ በምን የተሰራ? በእንቁላል በወተት በስኳር ምናምን የተሰራ እንትን ነበር። ዳቦ ማለት ነው። ዳቦ ይህ ልጁን አቦካው ምናምን ከዛ ተጋግሮ ዳቦውንም ቁርሻ መጣልን ተቆረሰልን። ዳቦውን በጣም የሚገርም ነገር በጣም ነበር የሚጥመው በጣም ደስ ይላል። በላነው ጠጣነው እንትኑን ማለት ነው። እሱን ካደረግን በኋላ ምንድነው? ወደ ቤት ተመልሰን ወደ ውጭ ሄድን ውጭ ሄደን ዞረን ተጫወትን። ከዛ ማታ ሶስት ሰዓት አካባቢ እራት መጣ እራት ሲመጣ ምንድነው የበላነው? ያው እንደተለመደው ቁርስ እንደበላነው ነገር ነው። እና ያው እንትን ተደረገልን ምግብ ስንበላ በደንብ በደንብ በላሁኝ ልጁ ቶሎ ነው የጠገበው። እኔ ግን አልጠገብኩም ነበር በየአይነቱ ወጥ መጣ በላን ጠጣነው ምናምን ከዛ በኋላ ምን መጣ ማለት ነው። አጥንት መጣ አጥንት መጣ። ጋጥኩት በደንብ ነው እንትን የሆንኩበት እንደ ውሻ ነው ውሻ ነው የሆንኩበት ለአጥንቱ ማለት ነው። ምንም የቀረ ነገር የለም። ግን ቀስ እያለ ያው እንትኑ ቀዝቀዝ ሲል በጣም ስብ ስላለው በጣም እንትን እያለኝ ነበር እያሰገረኝ ግን በጣም በላነው ጠጣነው ነው የምላችሁ በጣም

እሺ አመሰግናለሁ በጣም ደስ ይበለውኛል ጥያቄው ለተሰጠኝ ጥያቄ ምንድነው የሚለው? የትርፍ ጊዜ ማሳለፊያዎችህ ምንድን ናቸው? እኔ አሁን በትርፍ ጊዜ አሁን ለምሳሌ እንዳልኳችሁ ቅድም። የኮምፒውተር ሳይነስ ተማሪ ነኝ ሰከንድ ይር ኮምፒውተር ሳይነስ አዲስ አበባ ዩኒቨርሲቲ ማለት ነው። አሪፍ ግሬድ ይዤ ነው የመጣሁት ወደ አዲስ አበባ ዩኒቨርሲቲ ስገባ። በአሪፍ ውጤት ገብቼ ያው አሁንም እግዚአብሔር ይመስገን አሪፍ ነው ምንም አይልም እና። አሁን ብዙ ጊዜ ያው ጥናት ላይ ነው የማሳልፈው ጊዜን ጥናት ላይ። እያነበብኩኝ ያው እየተመራመርኩኝ ብዙ ነገሮች ያው ዲስከቨር ለማድረግ ለማግኘት እምሞክረው ብዙ ነገር ለመስራት። እሞክራለሁ። እና በዚህ ጊዜ ሁሌ እንትን ይሆናል ትርፍ ጊዜ አይጠፋም ትርፍ ጊዜ አገኛለሁ እና በዚህ ሰዓት ምንድነው የምታደርገው ካላችሁኝ? በትርፍ ጊዜ ብዙ አይነት ነው ይሄን ይሄ ብቻ ነው የማደርገው ለማለት ይከብደኛል። እና ለምሳሌ ወክ አደርጋለሁ ወክ ለማድረግ ከዚህ እስከ ፒያሳ ወክጨአድርጌ ከብዙ ሰው ጋር ተዋውቄ ብዙ ሰዎች ጋር ዲስከቨር አድርጌ ብዙ እንትን አድርጌ። ከብዙ ሰው ጋር እንትን ለማድረግ እሞክራለሁ ብዙ ጊዜ ማለት ነው። ወክ ለማድረግ እሞክራለሁ ከተለያዩ ሰዎች ጋር ለመታወቅ። ከአዳዲስ ሰው ጋር ተዋውቄ አዳዲስ ሀሳብ አዳዲስ መከራ አዳዲስ አይዲያ ምናምን ተቀብዬ የሚጠቅሙኝ ከሆኑ ለራሴን አፕላይ አደርጋቸዋለሁ የማይጠቅም ከሆነ ደግሞ ያው ከሰውየው ለመማር ምናምን እሞክራለሁ ማለት ነው። እና በትርፍ ጊዜ አንዳንድ ጊዜ እነዚህ ከአዳዲስ ሰዎች ጋር መተዋወቅ መቀራረብ አዲስ ፍሬንድሺፕ ኔትወርክ መስራት የሚለው ነገር እሞክራለሁ ማለት ነው። ሌላ ነገር ደግሞ ምንድነው የማደርገው? በትርፍ ጊዜ አሁን እንትን አደርጋለሁ ኮድ አደርጋለሁ ኮድ ማድረግ በጣም ደስታየ ነው፤ ውስጤ ስለሆነም ኮድ ማድረግ በፋይተን አሁን ሲ ፕላስ ፕላስ ነው የተማርኩት። ቤዚክ እና አድቫንስድ ተብዬ። ሲ ፕላስ ፕላስ ፋይልን እንዴት አድርገን ፋይል እንትን ሃንድል እናደርጋለን? ሃንድል የተደረገው ነገር እንዴት አድርገን ዲፕሎይ እናደርገዋለን? እንዴት አድርገን ነው? አፕዴት የምናደርገው እንዴት አድርገን ነው ስም የምንቀይረው? ስም መቀየር ብቻ ሳይሆን እንዴት አድርገን ነው? አዲስ ሰው የምናስገባው አዲስ ሰው ማስገባት አለ፤ አዲስ ሰው ማውጣት አለም። መቀየር ስም መቀየር ውጤት መቀየር ምናምን ነገር አለ። ያው አለቃ ሲመጣም ለአለቃው እንዴት እንዲነበብለት ምናምን ተብሎ ብዙ ነገር ነበር የተማርነው እና ብዙ ነገር ነበር ያደረግነው በሰአቱ። በጣም ደስ የሚል ሰዓት ነበር በጣም ስንማር እና በዛን ሰዓት። ሲ ፕላስ ፕላስ ስለነበር ብዙም እንትን አልተመሰጥኩም ብዙ ትርፍ ጊዜም በሲ ፕላስ ፕላስ ነበር። ሌላ ጊዜ ግን ብዙ ጊዜ የማደርገው ያው። ኮድ እያደረኩኝ ነው በፓይተን ኮድ አደርጋለሁ ኮድ ለማድረግ እሞክራለሁ። ኮድ ሳደርግ ፓይተን ስጽፈው በጣም ውስጤ ደስ ይለኛል አዲስ ነገር ያገኙኝ ነገር ነው የሚመስለኝ። እና በትርፍ ጊዜ የማደርገው ነገር ይሄ አሁን ኮድ የማድረግ በጣም እያሻሸልኩኝ ከጊዜ ወደ ጊዜ ራሴን አፕዴት እያደረኩኝ ራሴን ወደ ትልቅ ቦታ ከፍ እያደረኩኝ ነው። የሚሄደው እና አንዱ ነገር ኮድ ማድረጉ ብያለሁ። እና ሌላ ነገር ደግሞ ከብዙ ሰው ጋር መቀራረብ መጨዋወት ምናምን ብለናል። ሌላ ነገር ደግሞ። ከጓደኞቼ ጋር መተዋወቅ ሳይሆን ከጓደኞቼ ጋር እንትኔን ማቅረብ በቃ ከጓደኞቼ ጋር ጊዜ ስታሳልፍ ብዙ እንትን እናደርጋለን ጊዜ ስታሳልፍ አሁን ብዙ ነገር ነው አንዱ ጓደኛ ከሆነ እንትን ይዞልኝ ይመጣል አንተም እንትን ታደርገዋለህ ትቀበለዋለህ። ያንተም ነገርም እንትን ትለዋለህ ምግብን እንገባበዛለን እጋብዛችኋለሁ ይጋብዙኛል። አብረን እንበላለን አብረን እንጠጣለን አብረን እንጫወታለን እናወጋለን ብዙ ነገር ስለ ላይፍ ስለ ትምህርት ስለ ቼኮች ስለ ብዙ ነገሮች። እንትን እናደርጋለን ቀስ እያልን እየተረዳን ብዙ ነገር ነው የምናደርገው እና። ብዙ ጊዜንም ከጓደኞቼ ጋርም አሳልፋለሁ ከዛ የቀረው ነገር ትምህርት ብቻ ነው ማንበብ ብቻ ነው። አንዱ ሲሰለችኝ ወደ አንዱ መቀያየር ነው ከአንዱ ለምሳሌ አሁን ፕሮግራሚንግ እያነበብኩኝ ከነበር ፕሮግራሚንግ ከሰለችኝ ወዴት እሄዳለሁ? ወደ ሌላ ቲዮሪ ፓርቲ ያለው ቲዮሪ የሚሸመደድ ነገር ያለው። እሱ ነገር አሁን ለምሳሌ ግሎባል ትሬንድ አነበብኩኝ። እሱ ሲሰለችኝ ኢንክሉሲቭነስ እገባለሁ። ኢንክሉሲቭነስ ስጨርስ ደግሞ ወዴት ነው የሚሄደው እሱ ሲያስጠላ የመሸምደድ አቅምን። ሲሞት ወደ ማትማቲክስ ፓርት እንሄዳለን። ማትስ እናሰላለን ትደመራለህ ትቀንሳለህ ታባዛለህ። ታካፍላለህ ይሄን ነገር ብዙ ኢንተግሬት ታደርጋለህ ደሪቤት ምናምን ነገር። ኢሪያ ቮሊዩም ምናምን ብዙ ነገሮች። እንፈልጋለን ማለት ነው ይሄንን ነገር ስፋት ይባላል በአማርኛ። ይዞታ ይባላል ይሄ ለቮሊዩም ማለት ነው። ይሄን ነገር ብዙ ነገር እናደርጋለን ይሄን ነገር ካደረግን በኋላ ደግሞ ወዴት ነው የሚቀጥለው? ብዙ ነገሮች ወደ እነዚህ ስኪል የምንላቸው ነገሮች አሉ ስለ ማሽን ለርኒንግ እማራለሁ። ማሽን ለርኒንግ ስማር ምንድነው? ዳታ እንዴት አድርገን ሃንድል እናደርጋለን ዳታ እንዴት አደረግን እናጸደዋለን ዳታ ማጽዳት የሚባል ነገር አለ። ቫልዩ የሌላቸው። ይሰጥሃል እሱን እነሱን ነገር። እንዴት አድርገን ነው ማጥፋት? እነሱን አጥፍተን እንዴት አድርገን የምንተካቸው? እነሱን ተክ

አመሰግናለሁ ለተሰጠኝ ጥያቄ ጥያቄው ምንድነው የሚለው የመጠጥ ውሃ ከየት ታገኛለህ የሚለው? ነገር በጣም አስፈላጊ ነገርና እዚህ ኢትዮጵያ ውስጥ ሆነንም በጣም አሉ ከሚባሉ ችግሮች። አሁን ምንድነው የመጠጥ ውሃ ከሚባል ነገር ማለት ነው? እንደ አፍሪካም ይሁን እንደ ኢትዮጵያን በጣም አስቸጋሪ ነገር የመጠጥ ውሃ የሚለው ነገር ነው። እና በጣም ደስ ከአሰኙኝ ጥያቄዎች አንዱ ነው። ምክንያቱም ብዙ ነገር መስተካከል ያለበት ከመንግስቱ ከህብረተሰቡ ከምናምኑ ነገር ብዙ ነገር መስተካከል ያለበት። የመጠጥ ውሃ በጣም መጠጥ ውሃ አሁን ከተበላሸ ተበላሸ በቃ። ይሄ የእሁድ እንትን ምናምን ወደ ታች ወደ ላይ የሚባሉ እነዚህ ታይፎይድ ታይፈስ ታይፈስ ኮሌራ ምናምን የሚባሉ። እነዚህ በሽታ በሽታዎች ከእነዚህ ከመጠጥ ውሃ ነው የሚመጡት ማለት ነው። መጠጥ ውሃ ትክክል ሳይሆን ሲቀር እነዛ እንትን ያደርጋሉ ማለት ነው። እና እኔ መጠጥ ውሃ ከምጠቀመው ለምሳሌ አሁን ቤት ስኖርና ዩኒቨርሲቲ ስገባ ይላያል ማለት ነው። ቤት ስሆን ብዙ ጊዜ ውሃ ትኖራለች ከሀሙስ አካባቢ ሀሙስ ነው ሀሙስ አካባቢ ትጠፋለች ከሰኞ እስከ ሮብ ምናምን እስከ ሀሙስ ደስ ትኖራለች። እና ቅዳሜና እሁድ ትጠፋለች ሰኞ ትመጣለች ተመልሳ ማለት ነው። እና በዚህ ሰዓት ብዙ ጊዜ ቤት ይሞላል ውሃ አምስት ሊትር በለው አስር ሊትር በለው ሃያ ሊትር በለው በርሚሉ ምናምን ምኑ ምኑ እንዳለ ሙሉ ይሞላና የውሃ ችግር ብዙም አይገጥመንም። ብዙ ከጊዜ ያው ከዛው ከተቀዳው ነገር ነው የምንጠጣው። እና ይሄ ከመንግስት ከንቱን እንጠጣለን ማለት ነው። እና በዚህ ሰዓት ብዙ ጊዜም ችግር አይመጣም። ችግር በውሃ በውሃ ምክንያት የሆነ ቸግሮን አያውቅም ያው ታመንም አናውቅም ማለት ነው። በዚህ ሰዓት ማለት ነው እና ብዙ ጊዜ ያው ደስ ይላል አሪፍ ነው። ይሄ ምንድነው? የሚለው ይሄ የውሃ ንጹህ የመጠጥ ውሃ ማለት ቤት ላይ አሪፍ ነው። ዩኒቨርሲቲ ላይ ስመጣ ግን ያው መጠጥ ውሃ ዶርም ላይ የለም ዶርም ላይ ያለው ለመታጠብ እና ምናምን ለማድረግ ፊትን ለመታጠብ ፀጉርን ለመታጠብ ለሽንት ቤት የሚሆን ውሃ ነው ያለው። እንጂ ለመጠጥ ውሃ አይሆንም። ዶርም እንትን ያለው እና አሁን ምንድነው? የምጠቀመው ዩኒቨርሲቲ ላይ የካፌ ካፌ ምግብ ስበላ ሁለት ኩባያ ውሃ የዠ ነው የምሄደው ሁለት ከባያ ውሃ ይዠ እሄዳለሁ። ያው ሁለት ከባያ ውሃ መጠጣት ነው ሁለት ከባያ ውሃ ከምግቡ ጋር አቀላቅዬ ያው መጠጣት ነው። በዛን ሰዓት ነው ሁል ጊዜ ቁርስም አይደለም አይደለም ምሳ እና አራት ሁለት ሁለት ኩባያ እየጠጣሁኝ ነው እስከዚህ ሰዓት እየኖርኩኝ ያለሁት እና። በዚህ ሰዓት ያው ምን ማድረግ አለብኝ ብዬ አሁን ሳስበው። ሽንት ቤት ጋም እቸገራለሁ። ብዙ ጊዜ ይሄ ሰገራ አር ምናምን የምንለው ነገር እሱን እንትን ለማድረግ ስትሞክር ሽንት ቤት ስትገባ ትቸገራለህ ብዙ ጊዜ ምንድነው? በጣም ይወፍራል ሳይሆን ደረቅ ነገር ይሆንብሃል እንትንህም ለምንድነው የውሃ አንትንህን በጣም እንትን ስለሌለ ነው። ካለ ነገር አሁን ባዮሎጂ ስንማር ምግብ ይበላል ከአፍህ ወደ ጉሮሮ ምናምን ምናምን እያለ ይሄ ሆድህ ጋር ይደርሳል። ከዛ ምናምን አይንጀት ምናምን ብሎ መጨረሻ እንትኑ ጋር ሲደርስ ውሃ ምን ይደረጋል ማለት ነው። ይመጠጣል በየስቴፑ በየሄደበት እንትኑ ብዙ ውሃ ከሌለ። ሰውነት ጋር ብዙ ውሃ ይመጠጣል ሲመጠጥ ይሄ እንትኑ ሲወጣ ምን ይሆናል ማለት ነው። ደረቅ ነገር ነው የሚሆነው ለእንትን ለማድረግ ጭራሽ አይሞከርም አይሆንም። በጣም ለሽንት ቤት ስትገባ ትቸገራለህ። አንድ ሰዓት ሙሉ ልክ የሆነ ትንሽዬ ድንጋይ የሚመስል ነገር ነው ጣል የምታደርገው ማለት ነው። እና ይሄን ነገር ለማስተካከል ምንድነው? ብዙ ውሃ መጠጣት አለብን ብዙ ውሃ በጠጣን ቁጥር። ከጠጣህ ስትጠጣ ስትጠጣ ምንድነው? ብዙ ከበዛም ችግር አለው። ሳይበዛ ግን በጣም ይሄ የዳጀሲቲቭ ሲስተማችን ይሄ የምግብ ምግብ የሚፈጭበትና ምግብ እንትን የሚደረግበት የሚሟሟበት ነገር እንትን ይስተካከላል ብዙ ነገር አሪፍ ይሆናል። ይሄ ወዛችን ይመጣል የፊታችን ወዝ ውሃ የሚጠጣ ሰው አሁን ወዙ ይመጣል የፊቱ እንትን ቆዳው ምናምን አሪፍ ይሆንለታል ማለት ነው። እና በጣም አሪፍ ነው። ውሃ መጠጣት። እና እኔ አሁን ዩኒቨርሲቲ ስገባ እንዳልኳችሁ የምግብ ካፌ ነው የምጠቀመው። ብዙ ጊዜ ግን ምን አደረግ ነበር አሁን እንትን አጠፋሁት እንጂ። እንትን እጠቀማለሁ። ምንድነው? ይሄ ሃይላንድ እገዛና ከቦንባ እቀዳለሁ ከቦንባ ቀድቸ ከቦንባ ለመጠጣት እንሞክራለን ማለት ነው። እና አንድ ብዙ ጊዜም እንደዛ አደረግ ነበር በቃ ዶርም ቀድቼ አስቀምጠዋለሁ። ከዶርም እጠጣለሁ ግን እረሳዋለሁ አንድ ወር ሙሉ ይሆናል እዛ ዳርም ተቀምጦ ሳልጠጣው። ተበላሽቶ ሲቀር አሃ ይሄን ነገር አያስፈልግም። ብዬ በኋላ ምን አደረኩት ማለት ነው። ምግቡ ይሄ እንትን ሃይላንዱን ለሽንት ቤት ተጠቀምኩት ማለት ነው። ምክንያቱም አልጠቀመኝማ ምንም አልጠጣሁትም። እዛው ውስጥ ያለው ውሃ ለብዙ ቀን እዛ ስለሆነ ተበላሽቶ እንትን ማድረግ አልሰራንበትም። እና እንደዚህ እንደዚህ ብዙ ጊዜ ይገጥመኛል ይሄን ነገር ለማስተካከል ምናምን እሞክራለሁ። ብዙ ጊዜ ያው ይጠቅመኛል ስለሚጠቅመኝም ነው የምሞክረውና እጠጣለሁ።